በርካታ መተግበሪያዎች አሉ ከነእዛ ውስጥ የሚያገለግሉ ትምህርታዊ የሆኑ በርካታ መተግበሪያዎች አሉ። እኔ ግን ይበልጥ የማመዝነው እም መመ እንትን እእ የማመዝንበት መተግበሪያ ትምህርታዊ የሆኑ በርካታ የሆኑ ደግሞ መተግበሪያዎች እንዳሉ ይታወቃል። ዩቲዩብ ጎግል ሊሆን ይችላል ጎግል ፕሌይ እእ ቴሌግራም ኤጅ ኤጅ አለ አቫስት አለ። እ ክሮም አለ ጉግል አለ ፋይር አለ እ እነዚህ በርካታ መተግበሪያዎች ናቸው። እኔ ግን እ ይበልጥ ምወደው የሚመቸኝ ክሮም አፕ እና ኤጅ ናቸው። ምክንያቱም ሎ አነስተኛ የሆነ የኢንተርኔት መጠን ነው የሚፈልጉት። ስለዚህ ይበልጥ እኔ የማመዝነው መተግበሪያ የምጠቀመው ምንድን ነው ከተባለ? ክሮምን እና ኤጅን ነው ምጠቀመው። ፋየር ከፍተኛ የሆነ የእንትን መጠን ይፈልጋል የኢንተርኔት መጠን ስለሚፈልግ እኔ ይበልጥ ወደ ፋየር ሳይሆን ው ወደ እ ክሮም እና ወደ ኤጅ አመዝናለሁ። እነዚህ መተግበሪያዎች ይመቹኛል ትምህርታዊ የሆኑ ናቸው። እ ሌሎች እንደዚህ ማህበራዊ ሚዲያ የምንላቸው ከምንላቸው ባሻገር ማህበራዊ ሚዲያ የምንላቸው ቴሌግራም እም ዋትሳፕ ኢሞ እእ ኢሞ እ እንዲሁም ኢንስታግራም እእ እና ሌሎች አሉ። ነገር ግን እኔ ሞር ኦፍ የሚመቸኝ ክሮም እነዚህ መተግበሪያዎች ይመቹኛል። ከአፕ ስቶር ላይ የሚወርዱ በርካ ህይወትን የሚያቅል ሊያቅሉ የሚችሉ እውቀትን የማቀስምባቸው እውቀትን የማገኝባቸውን። እነዚህን መተግበሪያዎች ወደ እነዚህ መተግበሪያዎች አመዝናለሁ አመዝናለሁ ይበልጥ እነዛን መተግበሪያዎች ነው የምጠቀመው እኔም እኔም የምጠቀመው እነዛን መተግበሪያዎች ነው ማለት ነው። ስለዚህ እኔ የምወደው መተግበሪያ እ ክሮም እና ኤጅ ነው ማለት ነው።

ቀልድ በጣም ለሰው ልጅ ወሳኝና መሰረታዊ ነገር ነው ብዬ አምናለሁ። ነገሮችን እንዲረሳ ከሰው ጋር ሲሆን የተግባቦትን መጠን የሰውን ልጅ የተግባቦት መጠን ይለካል ብዬ አምናለሁ። እኔ ቀልድ ቀልድ ስለዚህ ቀልድ ስንል በጣም ይሄ ያፈነገጠ የሰውን ክብረ ነክ የሆነ ነገር ሳይሆን። ክብር በማይነካ መልኩ ነገር ግን የሰው ልጅ ሀሳቡን እንዲገልጽ እያዋዛ ቁም ነገሩን እያዋዛ ለሰው ልጅ እንዲረዳው በቀላሉ የሚናገርበት መንገድ ነው ብዬ አምናለሁ። ስለዚህ ቀልድ በጣም ወሳኝ ነገር ነው። ከሰው ልጅ ጋር ባለን ተግባቦት በማህበራዊ ህይወት በተለይ እንደኛ ሀገር በማህበራዊ ህይወት የተሳሰረ ከሆነ በጣም ወሳኝ ነገር ነው። ቀልድ ያስፈልጋል ያስፈልጋል ስለዚህ ቀልድ በጣም እወዳለሁ መናገር ይበልጥም ወደዛ አመዝናለሁ። ቀልድ መናገር ይመቸኛል በአጠቃላይ ቀልድ መናገር እኔ ይመቸኛል ደስ ይለኛል። ቀልድ ስለዚህ እኔ ሰዎችንም አበረታታለሁ ምን እንዲያደርጉ ቀልድ እንዲናገሩ አበረታታለሁ። እና ቀልድ መናገር እጅግ በጣም እጅግ በጣም ጥሩ የሆነ ነገር ነው ብዬ እላለሁ። የሰው ልጅ ሀሳቡን የሚገልጽበት የተለያየ መንገድ አለ ከዛ ውስጥ ቀልድ አንዱ ነው። በተለይ እንደኛ ሀገር ወሳኝ ነው ብዬ አስባለሁ። እያዋዛ ሰው ብዙ ነገሮ በብዙ ሀሳብና ጭንቀት ውስጥ ስለሚመላለስ። በተለይ በዚህ ጊዜ ቀልድ በጣም እወዳለሁ መናገር በጣም እወዳለሁ ሰውን ማነሳሳት ሀሳቡን እንዲገልጽ ለማድረግ ቀልድ ቆንጆ ነው። ፈገግ ያሰኛል ቀልድ እና እኔ ቀልድ መናገር እወዳለሁ እወዳለሁ በጣም